ብዙ ቦታ ተጉዤ አውቃለሁ። ሰሜን ወደ ሰሜን ወደ ደቡብ ወደ ምስራቅ ወደ ሆና ተጉዣለሁ። አሁን ባለፈው እንኳን ወደ ሰሜን ሄጄ ወደ አላማጣ ደሴ አርጉ። እና ብዙ ቦታ ወጥቻለሁ። በስራ ምክንያት ያው የህክምና መሳሪያዎቼን እገጣጥማለሁ እና እሱ ሄጃለሁ። ከተማ በጣም ደስ የሚለው